ዛሬ ስልጠና ክፍል ጊዜ አለ አዲስ ሶፍትዌር መማር አለብን። አሰልጣኙ እያሰረዳ ይሆናል። በትኩረት ማዳመጥ አለብኝ ማስታወሻ እጽፋለሁ። በኮምፒውተር ላይም እለማመዳለሁ አንዳንድ ተግባሮች ውስብስብ ናቸው። ጥያቄዎችን እጠይቃለሁ። ባልደረቦቼም እንደው እየተማሩ ናቸው። እርስ በእርሳችን እንረዳለን። የልጥፍ ቁሳቁሶች ይሰጡናል ይሄ አዲስ ኬሎት ለስራ ያግዛል። የሚቀጥለውን ሳምንት መተግበር እንጀምራለን። ለውጥ አንዳንድ ጊዜ ከባድ ነው። ግን መላመድ አለብን። ቴክኖሎጂ ያለመቆራጠር ይለውጣል።

ለማስታወቅ ጥጥ ተስፋ አድርግ እያደረኩ ነው ለሁለት አመታት ተረካቢ ሆኘ ሰርቻለሁ ጠንክሬ እሰራለሁ ሁሌም ቀጠሮ እፈጽማለሁ። አለቃዬ አስተያየቱን ያመሰግናል ግን መጠበቅ አለብኝ። ውሳኔውም ቀርቧል አንዳንድ ጊዜ ተጨንቄያለሁ። ምናልባትሌላ የተሻለ ነው። ግን በእኔ ችሎታ አምናለሁ የክህሎቴን ማሳደግ ነበረብኝ። አዲስ ተክኖሎጂ ተማርኩ ይህ እድል ለኔ አስፈላጊ ነው። ውጤቱን በቅርብ እሰማለሁ ምንም እንኳን ምንም ቢሆን መስራት እቀጥላለሁ።

የቪዲዮዎች ጥሪዎች አሁን የተለመዱ ናቸው። ከቤተሰብ ጋር ለመገናኘት እጠቀማለሁ። ቤታቸውን ማየት ደስ ይለኛል። በስልክ ብቻ ከማውራት የተሻለ ነው። አንዳንድ ጊዜ የስራ ስብሰባዎች በቪዲዮ ናቸው። ሁሉም ከስራ ቤት እየሰሩ ይሆናል ጥሩ የበየነ መንደረብን ግንኙነት ያስፈልጋል። አንዳንድ ጊዜ ግንኙነቱ ይቆራረጣል። ወይን ድምጽ መዘገየት ይኖራል። ግን በአጠቃላይ ሰራ። ቴክኖሎጂ ርቀቶችን ያሳንሳል። ሰዎች በእይታ ማየት ግንኙነትን ያጠናክራል። ይህ ዘመናዊ የህይወት አካል ነው።